የእለት ምሳ ጊዜ መጣ ከቢሮ እወጣለሁ። አንዳንድ ጊዜ በካፍቴሪያ እበላለሁ። ዛሬ ከቤት አምጥቼ ነው። እናቴ እንጀራና ወጥ ፈጥራለች። ማይክሮዌቭ አሞቃለሁ። በወደደው ቦታ ተቀምጫለሁ። ባልደረቦቼ አብረው እንብላ አብረውን እንበላለን። ስለተለያዩ ነገሮች እንናገራለን። አንዳንዶች ስላጋጠሟቸው ነገሮች ይዘክራሉ። ሌሎች ለቀልዶች ይነግራሉ። ይህ የእረፍት ጊዜ ነው። ሰዓት አንድ ስላልባት ከዚያ ወደ ስራ እንመለሳለን። የምሳ ጊዜ አስፈላጊ እረፍት ነው

ድመት አለኝ ስሟ ሉሲ ናት በጣም ውብ ና ተንኮለኛ ናት። በየቀኑ መመገብ አለብኝ። ውሃውን መቀየር አለብኝ። እኔ ጋር መጫወት ትወዳለች። ትንሽ ኳስ ታሳድዳለች አንዳንድ ጊዜ በእግር ላይ ትታኝታለች። ሞቅታዋን እሰማለሁ። ስትታመም ወደ ዶክተር እወስዳታለሁ። ንጽህናዋን መጠበቅ አለብኝ ልቡስዬ የቤተሰብ አባል ናት። ከሷ ጋር በሆነ ያስደስተኛል። እንስሳት ፍቅርና ተጨባጭነትን ይሰጣሉ